እኔ በጣም የምወደው መጽሐፍ አልኬሚስት የፓውሎ ኮሊዮ ነው። ይህንንም መጽሐፍ ለመጀመሪያ ጊዜ ሳነብ ቀላል ታሪክ ነው ብዬ አስቤ ነበር። ግን በውስጡ ያለው መልእክት በጣም ጥልቅና ህይወትን የሚያስተምር መሆኑን። ከበኋላ ተረዳው። ይህ መጽሐፍ እንግዲህ ራሱን እንዲያምን ህልሙን እንዲከተልና የልብ ድምጽ እንዳይተወው ያስተምራል። በህይወቴ አንዳንድ ጊዜ ተስፋ ስቆርጥ ወይም መንገዴ ሲጠፋ እንደ መመሪያ መጽሐፍ። ማየው መጽሐፍ ነው። እያንዳንዱ ገጽ ሰው ራሱን እንዲጠይቅ ያደርገዋል። እኔ ምን እፈልጋለሁ በእውነት ህልሜን እከተላለሁ ብሎ ሰው እንዲጠይቅ የሚያደርግ መጽሐፍ ነው። የምወደው ምክንያት ደግሞ ቀላል ቋንቋ ቢጠቀምም ታላቅ ሀሳቦችን ስለሚያቀርብ ነው። መጽሐፉን አንድ ጊዜ ብቻ የሚነበብ አይደለም በየጊዜው ሊነበብ አዲስ ትርጉም የሚሰጥ መጽሐፍ ነው። ስለዚህ እኔ በግል ሁኔታ ይህ መጽሐፍ መዝናኛ ብቻ ሳይሆን የህይወት ጓደኛ እንደሆነ ማመን

አዎ እንግዲህ ከመሄዴ በፊት ዝርዝር መጽሐፍ እሞክራለው በተለይ ወደ ሱፐር ማርኬት ሲሆን ይህን ልምድ ካገኘው በኋላ ብዙ ነገሮች ቀላል ሆነውልኛል መጀመሪያ ምክንያቱም ጊዜን ለመቆጠብ ነው። ያለ ዝርዝር ስሄድ ከአንድ መደርደርያ ወደ ሌላ እየተመላለስኩ ብዙ ጊዜ አጠፋለው አንዳንድ ነገርም እረሳለው። ዝርዝር ሲኖረኝ ግን የምፈልገውን ብቻ አመጣለው ፈጣንም በፈጣን በፍጥነትም እመለሳለው። ሁለተኛ ምክንያት ገንዘብ ለመቆጠብ ሲሆን ሱፐር ማርኬት ውስጥ ብዙ ነገሮች አይኔን ይሰባሉ ይህንንም ጭምር ብሎ ሰውን ያስፈትናሉ ዝርዝር ሲኖረኝ ግን ከማስፈለጊያ ውጭ ነገሮችን መግዛት እቆጠባለው። እንዲሁም በቤት ያሉ ነገሮችን አስቀድሜ እመረምራለው ምን እንደጎደለ እመለከታለው ምን እንደሚበቃም አውቃለው። ይህ ነገር እንዳልደግም ወይም እንዳለ ሳየው ደሞ አንዳንድ ጊዜ ትንሽ ነገር ለመጨመር እፈቅዳለው። ግን በአጠቃላይ ዝርዝሩ መመሪያዬ ነው። ስለዚህ እኔ በግል ሁኔታ ዝርዝር መጻፍ ወደ ሱፐርማርኬት መሄዴን የሚያስተካክል ጠቃሚ ልምድ መሆኑን አምናለው።